መስኮት በጣም አሜይዚንግ ቲንግ የሚገርም ጥያቄ ነው። መስኮች ብዙ ጊዜ እከፍተዋለሁኝ አየር እንዲገባ፣ አንዳንድ ጊዜ ጠዋት ላይ ምናምን አይ እንዲገባ ለቤቴ ምናምን መስኮትን እተዋለሁኝ፣ አንዳንዴ ጊዜ ክፍቱን ማለት ነው እና መስኮት ክፍተህ ትተዋለህ? አዎ አተዋወለሁኝ ተደጋጋሚ እንደዚህ የማደርጋቸውን ነገሮች አሉ እና አንዳንድ ጊዜ ቤቴን በመክፈት መስኮት በመክፈት የተለያዩ ነገሮችን እመለከታለሁኝ እና መስኮት ከፍታለሁኝ። መስኮት ከፍቼ እተዋለሁኝ

ኦ የሚገርም ጥያቄ ይሄን አስተያየት መቀበል ትወዳለህ? በጣም ነው የምወደው አስተያየት እቀበላለሁኝ ሰዎች ላይ የተለያዩ ሰዎች የሚሰጡኝን አስተያየት እቀበላለሁኝ ከተቀበልኩ በኋላም የሚጠቅመኝን ነገር በመያዝ የጠቅመኝንም ደግሞ በመተው የሚጠቅመኝን ነገር ለተግባር የማይጠቅመኝን ደግሞ እንደዚሁም እማርበታለሁ የተለያዩ ትምህርቶችን እወስድበታለሁ የተለያዩ ትምህርቶችን ከወሰድክ በኋላ ደግሞ ለነገ ለስራዬ እና ለተለያየ ነገር ትልቅ ግብአት ትልቅ ተሞክሮ ስለሚሆነኝ አስተያየትም እወስዳለሁ አስተያየትን እቀበላለሁ አስተያየት መቀበል ጥሩ ነው። ማንኛውም ሰው ይሄን ልማድ ቢያደርገው የተሻለ ነው ምክንያቱም ሰዎች የተለያየ አስተሳሰቦች አሉን አንዳችን የአንዳችን አስተሳሰብ ከአንዳችን ይለያያል። ስለዚህ በዛ ሰዓት የአስተሳሰብ ልዩነት ስለሚኖር አስተሳሰባችንን ብንቀያየር ለስራም ለተለያየ ነገርም ለህይወትም ስለሚጠቅም አስተያየት መቀበል ጥሩ ነው። ብዙ ነገር ያስገኛል ብዙ ጠቀም አለው ብዙ ነገር ይሰጣል ብዙ ነገር ያስተምራል ብዙ ነገር እንደናውቅ እንድንገነዘብ ያደርገናል። እና አስተያየት ጥሩ ነው አስተያየት መቀበል ጥሩ ነው ጥሩም ሆነ መጥፎ አስተያየቶችን መቀበል ትልቅ ተሞክሮ አለው

ማብሰል እችላለሁኝ እሚል ጥያቄ ነው የጠየከኝ ማብሰል እችላለሁኝ ምግብ አአበስላለሁኝ። ማብሰል እችላለሁኝ እኛ አንተ ጋር ይሄንን እንደው አይደለኝም እና ተለይ የሙቆቼን ማብሰል እችላለሁ ነው። ብዙ ጊዜ ራሳዬን እጋብዛለሁኝ ራሴን እያባሰልኩ ነው የምበላው እየሰራሁ ነው የምበላው። እና ማብሰል እችላለሁኝ ማብሰል ልምድ አለኝ። ማብሰል እችላለሁኝ ማብሰል ትችላለህ ላልከኝ ጥያቄ መልሱ ምንድን ነው? እችላለሁ ምክንያቱም ለብዙ አመታት ለምጄዋለሁኝ ስሰራው የኖርኩት ስለሆነ ማብሰል እችላለሁኝ። አሁንም እያበሰልኩት ምግብ አዘጋጃለሁኝ። ያዘጋጀሁትን ምግብ በሚገርም ሁኔታ በጣም እሚጣፍጥ መታምነስ የሚል የሚጣፍጥ ምግብ በመብሰል በማዘጋጀት ተባላለሁኝ። እና ጎበዝ ነኝ በማዘጋጀት ስለዚህ ማብሰል አዎ እችላለሁኝ። ማብሰል ደስ ይላል በጣም ጥሩ ነው። ሁላችንም ብንለምደው በጣም ሙያው ትልቅ ሙያ ስላለው ማብሰል እችላለሁ እያበሰልኩ እበላለሁ። ማብሰል እችላለሁ ትችላለህ ለሚለው እችላለሁ

ኦ የሚገርም ጥያቄ። በልጅነቴ በጣም አስታወስከኝ በጣም አስታወስከኝ አመሰግናለሁ ጥያቄውን ስለጠየከኝ በጣም ትንሽ። በጣም ትንሽ በጣም ጎጆ ቤት በጣም ብዙ መኝታ ቤት የሌላት አንድ ክላስ የሆነች በጣም ጠባብ ብዙ ንፁህና የሌላት። ብዙ ትራስ የሌላት ፍራሽ የሌላት አልጋ የሌላት በጣም ትንሽ ቤት ብዙ ሰው የማይኖርባት። በጣም ትንሽ ክፍለ ሀገር ላይ የምትገኝ በጣም ጠባብ በጣም ትንሽ ትንሽዬ ቤት። ኡ በጣም ለመናገር ራሱ ቃላት ያንሰኛል ምክንያቱም ልጅነቴን ነው ያስታወስከኝ። በጣም የሚገርም ወደኋላ ተመልሼ እንዳይና እንዳስታውስ ነው። እና። በጣም ትንሽዬ ነች በጣም ትንሽዬ ነች። ሰው የማይኖርባት ትንሽዬ ጠባብ ቤት። በዛች ልዩነት አሳልፊያለሁ። የሚገርም ነው በጣም የሚገርም ጥያቄ ነው የጠየከኝ በእውነት በጣም አመሰግናለሁ

አዎ የሚገርም ጥያቄ ነው ይሄ ራሱ ከጎረቤቶቼ ጋር የሚገርም ግንኙነት ነው ያለኝ ምክንያቱም ገረቤት አንድ ለአንድ በጣም አስፈላጊ ስለሆነ። ለብዙ ነገር ለደስታ ለሀዘኑም ጎረቤት ጋር መሰብሰብ መገናኘት ስላለ። ከጎረቤት ጋር ያለኝ ሪሌሽንሺፕ ደጥሩ ነው የሚባል ግንኙነት ነው በጣም ጥሩ የሚባል በጣም ደስ የሚል። በጣም ጥሩ የሆነ ግንኙነት አለኝ። ምክንያቱም የሰው ልጅ እንደአጠቃላይ እንደ መግቢያ። መዋደድ መፋቀር አለበት መተሳሰብ አለበት። መረዳዳት አለበት መግባባት አለበት ምክንያቱም አንድ ሰው ሲኖር ብዙ ነገር ስላለ። የሚያሳልፋቸው በማህበራዊ ህይወቶች የተለያዩ ነገሮች ስላሉ። ሰው ጋር ብዙ ነገር ስላለ መረዳዳት አለ መተጋገዞ አለበት መተሳሰብ አለበት። መውራት አለበት። መተጋገዝ አለበት ብዙኸ ነገር እና። ከጎረቤት ጋር ደግሞ ሲሆን ከዚህም በላይ የበለጠ መሆን አለበት ምክንያቱም ጎረቤት ለጎረቤት የሚደርሰው ጎረቤት ስለሆነ። በብዙ ነገር። ስለዚህ ከጎረቤት ጋር ጥሩ የሆነ ግንኙነት ያስፈልጋል። መልሴ ይቴ ነው

ዋው ዋው አማይዘንግ የሚገምት ጥያቄ ነው ልብስ አጥቧለሁ ብዙ ልብስ ነው የማትበው በጣም ብዙ ልብስ ብዙ ልብስ ግን ዞሮ ዞሮ ስለማጥበው ያን ያን ብዙ ልብስ አይጠራቀምብኝም። ነገር ግን አጥባለሁኝ ልብስ ለማጠበቅ ያው ልምድ አለኝ አጥባለሁኝ ልብስ ነው አጥባለሁኝ ያስደስተኛል። ልክ ልብስ አጥቤ ምናምን ስለብስ ደስ ነው የሚለኝ የሆነ ምናምን አለ። አይደል ውስጤ ምናምን ይሆን አለባበሴ ምናምን ራሱ በጣም ነው የሚያምረው በቃ አለ አይደል ደስተኛ ነኝ በቃ ልብስ ቤት ውስጥ ማጠብ እወዳለሁኝ። ልብስ በቃ ውሃ ካለች ቤት ውስጥ ልብስ ማጠብ ያስደስተኛል። እና ልብሶቼን አዎ አጥበዋለሁ ለምሳሌ በሳምንት ሊሆን ይችላል በአስራ አምስት ቀን ሊሆን ይችላል በወር ይችላል። እንደተራቀመ መጠን እንዳሳጥሉት እስካለ ድረስ ልብሶቼን አጥባለሁ በስነ ስርዓት አጥቤ አጥፌ በስነ ስርዓት አስቀምጣለሁኝ ከዛ መልበስ የምፈልገው ልብስ መርጬ እለብሳለሁኝ። እና ልብሶችን አጥቧል ልብሶችንም ስነ ስርዓት ነው። አጥቤ የማስቀምጠውን በልብስ እና የሚገርም ጥያቄ ነው የጠየከኝ ደስ የሚጠያቂ ነው የጠየከኝ ስለጠየከኝ ነው የማመሰግነው